አዎ ቀልድ መናገር እወዳለሁኝ አሁን እሱን እንዲህ የሚያደርገኝ ነገር ከዶር ጀምሮ እንደ ቀልዶች ነገሮችን በመስማት እንደዚህ ነገሮችን በመዘጋጀት ምናምን ከሰዎች ጋር ሳወራ ልጠቀማቸው ራሱ ሞክር ነበረ ማለት ነው። ነገር ግን ምንድነው? በቅርቡ እየተረዳሁት ነገር እንደዚህ ቀልዶችን ለመናገር ሰዎችን ለማሳቅ መጀመሪያ የራሳችን የሆነ ቁም ነገር እንደሚያስፈልገን ነው። ትክክለኛ የሆነ ቁም ነገር ህይወታችንን የምንመራበት የራሳችን ጎል ከሌለን። ግብ ማናስገባ ከሆነ እዛ ላይ ዝም ብሎ መስከርከር ነው የሚሆነው። በሚመጣውም በማይመጣውም መቀለድ ማለት ነው ቅዱስ ቃልም የሚለው ምንድነው? ለሁሉም ነገር ጊዜ አለው ነው። እና በጊዜው በሚሆን ጊዜ። ቀልድ መናገር እወዳለሁኝ። እንግዲህ እሱንም የማደርግባቸውም ደግሞ ሰዎችንም ይወስናሉ። ለስራ ሄጄ በጣም ደክሟቸው የሚመጡትን የሚፈልጉትን ነገር እንድሰጣቸው ይጠብቁኝ ያሉትን ከእነሱ ጋር ቀልድ በመቀላቀል ጊዜን አልጨርስም። ስራዬን በስትክክል ሰርቼ ከዛ በኋላ ወደሚቀጥለው ነገር እናልፋለን እንጂ። እና ጓደኞች ግን አሉኝ ለእነርሱ ጋር በሚሆን ጊዜ በስትክክል እንጫወታለን እንዝናናለን አንጨዋወታለን ማለት ነው።

አይ የቀረ ምግብ ትበላለህ? ኑረዬ እንዴ አላደርገውም ይከብደኛል በጣም ነው የሚከብደኝ። ምግብ እንደዚህ አይነት ነገሮች በእኔ እንትን ላይ በጣም ለራሴ ስለሚሰማኝ እንደዚህ ትናንሽ ነገሮችን ለማድረግ ስለሚያሳምመኝ። የሰውን መብላት በጣም ይከብደኛል። ብዙ ጊዜ የማደርገው ያው የእናቴ ወይም ደግሞ የአባቴ ሲሆን ትንሽ ይቀለኛል ቀለል የሚል ነገር አለው። ከልጅነትም እንደዚሁ ለባርኮትም እንዲሁ ብሎ የሚባል ችግር ነገር የለውም የዛኔም እነሱም እያጎረሱንም ስለምንበላ ማለት ነው። ነገር ግን የሌላ ሰው ሲሆን የወንድሞቼ እንኳን ቢሆን በጣም ነው የሚደብረኝ። በማንኪያ ወይ በሹኪያ በተለያዩ ነገሮች የሚበላም ካልሆነ በእንጀራ የሚበላ እንትን ከእነሱ ተቀብዬ መብላት ማለት እኔ እንደሰቆቃ ነው የማየው። ይከብደኛል ያሳምመኛል ስለዚህ የቀረ ምግብ አልበላም ማለት እችላለው።

አዎ በደንብ እጠቀማለሁ የማህበራዊ ሚዲያ ለሁሉም ነገሮች ጠቃሚ ነው ብዬ አስባለሁኝ ጉዳቶቹን ወደዛ ብናደርግ አሁን ለቢዝነሶች ይጠቅማል። እንግዲህ እኔ አሁን በቅርቡ ላደርገው የምፈልገውም ነገር ነው። እንዲሁም እንደዚህ አይነት ብር ማግኛ መንገዶችን። ስራ እንድህ እየሰራን ኦንላይን የምናገኘው ነገር አለ። እንድሁም ሰዎችን ደግሞ መስመ ከሰዎች ጋር የመገናኘት ማለት በጣም ትልቅ ነገር ነው። አይ ሚን። ጀስት ሌሎች ምን እያደረጉ ነው የሚለው አለም ለይ ምን እየተፈጠረ ነው የሚለውን እያወቀን። አሁን እናት እና አባቶቼ ፖለቲካ ላይ አሉበት እና በሚሰሩባቸው ወቅቶች በደንብ አለም አካባቢ ከኢትዮጵያ ውጭ ከዚህም ደግሞ ከመንደራችን ውጪ ያለውን የሚያውቁት በማህበራዊ ሚዲያዎች ላይ በመግባት ነው። ዜናዎችን በደንም ይመለከታሉ አዲሳበ ምን እየተፈጠረ ነው ሌላ ቦታዎች ምን ምን እየተከናወና ነው የሚለውን አዉቀው ደግሞ። ለስራቸው በደንብ ቀልጣፋ እንዲሆኑ ደግሞ እነዚህ ሞዴሬት ሆኖ ኮንቴምፖረሪ የሆኑ ነገሮችን ለመስጠት ይረዳቸዋል ማለት ነው። ስለዚህ ያው ማህበራዊ ሚዲያ እኔም እንደዛው ለማድረግ እጠቀማለሁ።

አይ በስራ ላይ ስንት መፍታት እኔ ወዛ የተካንኩበት ነኝ ብዬ አላስብም። ለምን መሰለችው? የሚያሳምም ነገር ነው ያለው። ምክንያቱም እኔ አሁን ባለሁበት መንገድ ድሮም በልጅነቴ። የተሰጠኝ ሞገስ አለ ብዬ አስባለሁኝ እንደ መንፈሳዊ ሰው ነው የማወራው እና እሱም ሞገስ አሁን ያጣሁት ይመስለኛል። ስለዚህ ራሴን ብዙ ጊዜ ለመኮነን በመኮነን እቸገራለሁኝ። ይህን እያረኩ ደግሞ መ መፍታት ራሱ የምችላቸውን ነገሮች ላይ እያልኩኝ። ካለማውራቴ ግልጽ አለማድረጌ የተነሳ ሰዎች ደግሞ እንዲሁ ሳይቀበሉኝ የነሱን ሀሳብ እየወሰድን እንቀራለን ማለት ነው። እና እንደዚህ በራሴ ተነስቼ ችግሮችን ለመፍታት ይቸገረኛል። ያው ብዙ ጊዜ እኔ ስራ ብዬ የምወስደውም ያው በቤተክርስቲያን ያሉኝ ነገሮች እዛም ላይ ትንሽ ያስቸግረኛል እሱም ከጸሎት ጋርም አንዳንዴ ይገናኛል። ብርታቴ እኔ በጌታችን በሱ መገኘት ውስጥ ሰው ነው። እና እንደዛ ካላረኩኝ ብዙ ጊዜ ይቸገራሉ። ስለዚህ ችግሮች ለመፍታት ይከብደኛል።

ገንዘብ ትቆጥባለህ እኔ ገንዘብ የመቆጠብ ልምድ አላካበትኩኝም። ገንዘብን መቆጠብ የሚለውን ነገር ያው በደንብ የሚያስጨንቅ አጋጣሚ ገጥሞኝ ስለማያውቅ ነው አሁን እስካለሁበት የባንክም መታወቂያ ለማውጣት እየታገልኩኝ ነው ባንክ አውጥቼም ደግሞ ገና የምሰራችሁ ስራዎች አሉ ግን እነዛን ካላረኩኝ አሁን የምችልበት ሰዓት ላይ አይደለም ለዛ ገንዘብ መቆጠብን ድሮ እንደ ባንኮኒ እናደርገው ነበር በልጅነቴ የሆነ መነሳሳት ኖሮን ማለት ነው። አሁን ግን በጥድፊያም ይሁን በብዙ ነገሮች ይጠፋል እንደመጣም ደግሞ ማስቀመጥ ስለሌለ መደበቅ ስለሌለ እንዲህ ሳይታወቅ ነው የሚጠፋው ለታክሲ ለእንትኖቼ የተባለ ስለዚህ ገንዘብ የመቆጠብ ልምዱ የለኝም ነው።

በባህላችን ሰርግ እንዴት እንደሚከናወን ለማውራት እኔ ይከብደኛል እስከሆነ አላገባሁኝም። አዎ በባህላችን ግን የሚከናወኑ እንትኖች ምንድነው? ስማግሌ ይላካል በመጀመሪያ ከዛ ለትንሽ ጊዜ እነዚህ ሚስቶቹ እጩኞቹ ወደ ባላቸው ቤት ሄደው ይቆያሉ። ከዚህ ሽማግሌ ተልኮ ከተጠናቀቀ በኋላ ራሳቸውን ችለው የሚወጡት የዛኔ ነው ማለት ነው። እንደዛን የሚከናወነው።

አዎ በእንጨት እሳት እናበስላለን። እኛ ጋርም በብዛት መብራት ስለሚጠፋ እንቸገራለን ስለዚህ እንጨቶች የሚደረጉባቸው ሰአቶች አሉ ግን መብራት ሲጠፋም ያው በከሰል ነው የሚስተካከለው ምግብ ግን ዳቦዎች ምናምን የተለያዩ እንትቶች ሲሰራ ያው መብራትም ባይጠፋ፣ በማሽን አሁን አለ ግን ድሮ በሌለ ጊዜ እንጠቀም ነበር፤ እንጨቶችን አድርገን ሸፍነናቸው እና በእንጨት እስከሚሞቅ ጠብቀን ጭሱ ብዙ ነበረ ግን እንደዛ እንጠቀማለን።

ላፕቶፕ የኔ የምለው አሁን ነበረኝ ግን አሁን የለኝም። ምክንያቱም ሁለት ነበረኝ ማለት እችላለሁኝ። አንዱ ተሰባብሮ ያለቀ በቃ አይጠቅምም ብሎ ሲያስቀምጡ ሌላም ተሰጥቶኝ እሱም ሊያልቅ ነበር። ድሮም ያቆመ ነበር መስራትም ቻርጀሩም የሚያስቸግር እንደዚህ አይነቶች ሰጡኝ። ሁለቱም ተበላሸ ማለት ነው አሁን የምጠቀመው ላፕቶፕ የኔ አይደለም። ግን የወንድሜን ብዙ ጊዜ እኔን የምጠቀመው። ስለዚህ ላፕቶፕ አለኝ ብዬ ማሰብ እችላለሁኝ።

መልእክት ለመላላክ መጠቀማት አንድ ብቻ ነው ያለው እንደኔ እንግዲህ ሌሎች ሁሉ በስትክክል የማላውቃቸው ስለሆኑ እሱን ለማወቅ ጊዜ አልፈጅም። ስለዚህ አሁን ባለውበት የምጠቀመው ቴሌግራምን ነው። እና ያው መተግበሪያ መልእክት በሷ ነው። የምላላከው